አዎ እኔ እንደማንኛውም ሰው ሳልሆን አስተያየት በስራ ቦታ ሊሆን የቻለበት ምርት አስተማሪ የሚሰጠኝን እያንዳንዱን አስተያየት መቀበል በጣም ነው የምወደው አስተያየት ነው የተሻለ ሰው የሚያደርገኝ አስተያየት ነው። አሪፍ እንዳስብ አሪፍ እንድሰራ የሚያደርገኝ ሁሉም ሰው ትክክል ነው ማለት ትክክለኛ ፍጹም ነው ማለት በጣም ከባድ ነው። በተለይ እኔ አሁን በስራዬ በትምህርቴ ፍጹም ነኝ ማለት አልችልም። ምክንያቱም ሶ ስለሆንክ ስህተት ልሰራ እችላለሁ ያን ስህተት ደግሞ ለሚያርሙኝ ሰዎች ናቸው። የሰዎችን ደግሞ አስተያየት መቀበል የግድ አለብኝ ያንን ነገር አስተካክዬ ወደፊት በተሻለ መንገድ እንድመጣ የሰዎችን አስተያየት በትክክል መቀበል አለብኝ። ስለዚህ አስተያየት መቀበል በጣም ነው የምወደው። እፈልጋለሁ አሁን ያሉብኝን ችግሮች ምን እንደሆኑ ወደፊት ማስተካከል የምችላቸው ነገሮች አቅሜ ምን ላይ እንደሆነ ምን ላይ ድክመቴ እንደሆነ ከሰዎች መረዳት መቀበል እወዳለሁ። አቅሜን ማወቅ እፈልጋለሁ ምን ላይ ደካማ እንደሆንኩ ምን ላይ ማሻሻል እንዳለብኝ ምን ላይ ደካማ እንደሆንኩ ይሄን ቦታ ብሰራ አሪፍ መስራት እንደሚችል ይሄን ቦታ ደግሞ ባሻሽል ወደ አሪፍ መጠጋት እንደምችል ከሰዎች ነው መረዳት የምችለው። ሰዎች እንደ መስታወት ሆኖ ነው ሊያገለግሉ የሚችሉት። ሶ እኔ የነሱን እያየሁ እነሱ የሚሰጡኝን አስተያየት እየሰማሁ እያከበርኩ እየተረዳሁ እየተገበርኩ ወደፊት ራሴን ለማሻሻል ከዚህ የበለጠ እሞክራለሁ። አስተያየት መቀበል በጣም ነው የምፈልገው በጣም ነው የምወደው። አሁንም ወደፊትም አስተያየት መቀበሌን አላቆምም።

አዎ አብዛኛውን ጊዜ የምልከው ከጽሁፍ መልእክት ይልቅ የድምጽ መልእክት ነው የድምጽ መልእክት የምፈልገውን ነገር በቀላሉ እንድናገር እንድገልጽ ይረዳኛል ስሜቶቼን በቀላሉ መግለጽ እንዲችል ያደርገኛል። መናደር የምቆጣ ከሆነ ማመሰገን ከሆነ በጽሁፍ ከሚገልጸው በላይ በድምጽ ብልክ የተሻለና ምቹ ነው። አሁን ልክ እንደማወራው እንደምልከው በቀላሉ ለመላክ ምቹ ነው። ለመናገር ሀሳቤን ለመስጠት በ ድምጽ የማደርገው ነገር በጣም ቀላልና ምቹ አስተማማኝ ነው። ምክንያቱም በጽሁፍ ሳደርግ የቃላት ስህተቶች ሊኖሩ ይችላሉ። በድምጽ ሲሆን ግን ድጋሚ ሪከርድ ማድረግ ስለሚቻል ድጋሚ የምንናገረውን ነገር ስለማውቅ በድምጽ መላኩ በጣም ነው የምወደው የሚመቸኝም አብዛኛውን ጊዜ ከጽሁፍ መልእክት ይልቅ የድምጽ መልእክትህን ነው የምጠቀመው። በድምጽ ነው አብዛኛውን ጊዜ የምጠቀመው ድምጽ የድምጽ መልእክት ይመቸኛል። ከጽሁፍ መልእክት ይልቅ አብዛኛውን ጊዜ የምትጠቀመውም የማደላውም የድምጽ መልእክት በሶስተኛ ደረጃ ከጽሁፍ እና ከድምጽ መልእክት በኋላ የምጠቀመው የቪዲዮ ወይም የምስዕል መልእክትን ነው። የምትጠቀመው ምስዕል መልእክት በጣም ነው። ቀላል ምቺው ነው እና ፊት ለፊቴን እያየሁ ያንን ሰው ደግሞ የሚናገረውን ፊት ሶፊን ለፊት እያየው እሱም እኔን እያየ ፊት ለፊት። የቪዲዮ መልእክት ወይ የምስዕል መልእክት በጣም ነው የምወደው።

ሁል ጊዜ ማለት ይቻላል በጊዜ ነው የምነሳው አስራ አንድ ሰዓት እነሳሃለሁ። አልጋዬን አነጥፋለሁ እጸልያለሁ ስፖርት እሰራለሁ ቁርሴን ሰርቼ ወደ ስራ ነው የሚሄደው አብዛኛውን ጊዜ እንደዚህ አይነት የላይፍ ስታይሎችን ነው የምከተለው። አብዛኛውን ጊዜ ማለት ይቻላል እንደዛ እያደረኩ ነው የሚሄደው። አርፍጄ መነሳትን አልወድም። ሌሊት አስራ አንድ ሰዓት ተነስቼ ስፖርትም እሰራለሁ ጸልያለሁ ቀኑን በሰላም እንዲያውልኝ ለፈጣሪዬ ጸሎት አደርሳለሁ። ከዛ በኋላ ነው ወደ ስራ የሚሄደው። አርፍዶ መነሳት እኔ አልለመድም ምክንያቱም ስራ እገባለሁ በጣም ብዙ የሚሰጡኝ ሀላፊነቶች ስላሉ በጊዜ ማጠናቀቅም ስላለብኝ። በጊዜ ነው የምነሳው እና አርፍዶ መነሳት የሚባል ነገር እኔ ከልጅነቴ ጀምሮ አልመደብኝም። ስለዚህ በጊዜ ነው የምንነሳው ማለት ነው። አስራ አንድ ሰዓት ሲሆን ሌሊት አስራ አንድ ሰዓት የምንነሳው አስራ አንድ ሰዓት ተነስቼ ነው እያንዳንዱ ስራዬን በኢትዮጵያ ሰዓት አቆጣጠር ማለት ነው። ሌሊት አስራ አንድ ሰዓት ነው የምነሳው። በጊዜ ተነስቼ እያንዳንዱ ስራዎቼን አጠናቅቄ ወደፊት የሚሄደው ማለት ነው። በጊዜ ነው የመነሳት ባህሪ ያለኝ።

የምወደው ቁጥር ሰባት ቁጥር ነው። ሰባት ቁጥርን በጣም ነው የሚመቸኝ። ሰባት ቁጥር የኔ የእድል ቁጥር ነው ብዬ ነው የማስበው። ሰባት ቁጥር ለምሳሌ በይታዬ በየተለያየ ነገሮች ውስጥ ስሞክራቸው የሚሳካልኝ ሰባት ቁጥርን ስመርዝ ነው። የሚወደው የእግር ኳስ ተጫዋች የሚለብሰው ማልያ ሰባት ቁጥር ነው ስሙም ክርስቲያኖ ይባላል። እጣ በሚወጣበት ሰባት ቁጥርን ከመረጥኩ ሰባት ቁጥር ይወጣልኛል። ሰባት ቁጥር ከእኔና ሰባት ቁጥር የተያያ የተለያየ የተሳሰረ ነገሮች አሉን። ሰባት ቁጥር የኔ የእድል ቁጥር ነው። ሰባት ቁጥርን በጣም ነው የምወደው ሰባት ቁጥርን ነው ሁሌ በየ በየአንዳንዱ ነገሮች ላይ የምመርጠው። ሰባት ቁጥር የኔ የእድል ቁጥር ነው ብዬ የማስበው ሰባት ቁጥርን ነው። ስወለድም በቀን ሰባት ነው የተወለድኩት። የተወለድኩት ዓመተ ምህረትም በሁለት ሺህ ሰባት አካባቢ ስለሆነ የምወደው ሰባት ቁጥርን እና ሰባት ቁጥር የኔ የእድል ቁጥር ነው ብዬ ነው የማስበው ስለዚያ ሰባት ቁጥርን በጣም ነው የምወደው።

አዎ በጣም ነው ሽቶ የምጠቀመው ሽቶ ወደ ስራ ሲሄድ ወደ ትምህርት ቤት ሲሄድ በእያንዳንዱ እንቅስቃሴዎች ውስጥ ሽቶ ከእኔ አይርቅም። ሽቶ በጣም ነው የምወደው የምጠቀመው አብዛኛውን ጊዜ ማለት ይቻላል። በጣም ነው የምቀባው ሽቶ ሽቶ። ከአምስት በላይ ሽቶዎችን እጠቀማለሁ እያንዳንዱም ውድ እና የተለያየ ምርቶች ስላላቸው በጣም ነው የምወዳቸውም የምጠቀማቸው። ይዤ ነው የምዞረው እያንዳንዱን ማለት ነው። ስለዚህ ሽቶና እኔ በጣም የተሳሰረ ነገር አለን ሽቶ በጣም ነው የምጠቀመው የምወደው። አብዛኛውን በጣም ለአፍንጫ ከበድ ያለ ሽቶ ሳይሆን። ቀለል ያለ ሽታ ያለው ሰዎችን በቀላሉ ሊማርክ የሚችለውን እሱን መርጬ ነው የምጠቀመው። ሽቶ በጣም ነው የምወደው ሽቶ በጣም ብዙ ጊዜ ነው የምጠቀመው። አጠገቤ ያሉ ሰዎችም እንዲጠቀሙ ለእነሱ ጠቋማ እሰጣለሁ ይሄንን ሽቶ ብትጠቀመው እንደዚህ ነው ይሄኛውን ሽቶ ብትጠቀመው እንደዚህ ነው። እያልኩ አጠገቤ ላሉ ሰዎች ለቤተሰቦቼ ለጓደኞቼ። ምን አይነት ሽቶ መምረጥ እንዳለባቸው ምን አይነት ሽቶ። በቀላሉ ለብሰን ሊይዝ እንደሚሰል ምን አይነት ሽቶ ለየትኛው ዝግጅት እንደሚል እንደሚ እንደሚነፋ ምን አይነት ሽቶ መጠቀም እንዳለበት ለ ስራ ሊሆን ይችላል ለትምህርት ቤት ሊሆን ይችላል የተለያየ ቦታ ምን አይነት ሽቶ መጠቀም እንዳለበት እናገራለሁ። ሽቶ በጣም ነው የምወደው። አተገቤ ያሉት ሰዎችም ይሁን አጠገቤ ያልሆኑም ማላውቃቸውም ሰዎች ራሱ አይ ሽቶ ተቀብቶ ሳይ በጣም ነው ደስ የሚለኝ። ሽቶ አብዛኛውን ጊዜ የምቀገባው እኔ ሽቶ የአካውንት ከዱባይ የሚመጡትን ነው። የሀገር ውስጥ ምርቶች ብዙም ስለሌሉ የዱባይ ምርቶች በጣም አሪፍ ስለሆነ እሱን ነው። ገዝቼ የምቀባው በጣም ውድ የሆኑትን ሳይሆን። መካከለኛ ሆኖ ግን አሪፍ ሽታ ያላቸው ለአፍንጫ የማይከብድ ለአፍንጫ ተስማሚ የሆኑትን ሌላን ሰው ሊረብሽ የማይችል በቀላሉ ልብስ ሊይዝ የሚችሉ ሽቶችን መጠቀም ይመቸኛል እወዳለሁ። ተካኔ ጋር ተስማሚ ነው ብዬ የማስበው እሱን ነው ሽቶ። እና እኔ የተለያየ ቁርኝነት አለን ከልጅነቴ ጀምሮ ነው አዲስ ሽታ አሪፍ ሽታ። የሚመቸኝ በጣም ነው ሽቶና እኔ በተለያየ ጊዜ አብረን አሳልፈናል። በችግሬም በውድቀቴም በትልቅነቴም ግዙፍ ሽቶ መቀበል ደስ ይለኛል።

እኔ በተለምዶ ብዙ አይነት ቦርሳ የሚስ አይደለሁም ነገር ግን አብዛኛውን ጊዜ ከእጄ የማይለየው የላፕቶፕ ቦርሳ ነው የላፕቶፕ ቦርሳው በየስራ ቦታ ይዤ የምሄደው ነው ብዙ ነገሮችን ስለሚችልልኝ ቀለል አድርጌ ይዤ ምሄደው የላፕቶፕ ቦርሳ ነው። በስራ ቦታ እና አንዳንድ ከላፕቶፕ በተጨማሪ ቻርጀሮች ሊሆን ይችላል የስልክ የላፕቶፕ ቻርጀር ደብተሮችን ወደ መስሪያ ቤት በሚሄድበት ሰዓት የሚይዝልኝ አነስ ያለ ግን አሪፍ እቃዎችን የምትጠቀማቸውን ቀን በቀን የምትጠቀማቸውን እቃዎችን የሚይዝልኝን ቦርሳ ነው ይዤ የሚሄደውና በጣም ነው ቦርሳዬ የሚጠቀመው ማለት ይችላል በቀን ውስጥ ከቦርሳዬ እንደ ስልኬ ነው ይዤ የምዞረው አብዛኛውንም ስራ ቦቷን እየተንቀሳቀስኩ ስለሚሰራ አንድ ቦታ ላይ ስላል ሆነ ወይም ከቤት ስለማልሰራ ቦርሳ በጣም ነው የምጠቀመው ቦርሳ ለልብስ ከምጠቀመው ይልቅ ለይዤ የምዞረው ቦርሳ በጣም ለኔ ትልቅ ዋጋ አለው በጣም ብዙ ሰዓትም የምጠቀመው እሱ ነው የልብስ ቦርሳ አለኝ አነስ ያለው ቦርሳ ሆኖ በጀርባ የሚታዘል ሲሆን እሱን አብዛኛውን ጊዜ አልጠቀምም ለስራው ለትምህርት ወደ ሌላ ሀገር ሲሄድ ይዤ ነው እንጂ የሚሄደው አብዛኛውን ጊዜ ይዤው አልዞረም። ገና አብሬ ይዤ የምዞረው የላፕቶፑን ቦርሳ ነው እሱ ከእኔ ጋር ከእጄ አይለይም አብዛኛውን ጊዜ የምጠቀመው ይዤ የሚሄዱ ቻርጀሮቼን የስልክ ቻርጀር የኮምፒውተር ቻርጀር ወይም ደብተሮች ማስታወሻዎች የተለያዩ ነገሮችን የማስቀምጥበት እቺ በትንሿ ቦርሳ የሆኑ በጀርባ የምትታዘል ስለሆነች ቀለል ያለችና ምቹ ስለሆነች በእያንዳንዱ ቦታ ይዤ እንድዞር አልቸገረኝም አይቸገረኝም ቀላልም ስለሆነ በእያንዳንዱ ቦታ በምሰራበት ቦታ ይሆናል ወደ ቤት በምመለስበት ሰዓት ሊሆን ይችላል። እያንዳንዱን ነገር ቀላል አድርጎልኛል እሷን ነው ይዤ የምሄደው በምሄድበት በምሰራበት በማ ሁሉን ነገር በማስተካከልበት ቦታ ሁሉ እሷን ነው ይዤ ምሄደው እሷ ለኔ ትልቅ ነገር ናት።

እያንዳንዱን ባህላዊ ምግብ ማለት ይቻላል በጣም ነው የምወደው የኢትዮጵያ ባህላዊ ምግብ በጣም ነው የሚመቸኝ። ለምን በባህል ስለሚሰራ በጥንቃቄ ስለሚሰራ እና እያንዳንዱን ባህል ስለሚያንፀባርቅ በጣም ነው። እያንዳንዱን ምግብ ባህላዊ ምግብ የምወደው። ግን በጣም የምወደው አንደኛ ላይ አድርጌ የማስቀምጠው ክትፎ ነው። የክትፎ ባህላዊ አሰራር በጉራጌ ማህበረሰብ ተዘውትሮ የሚበላው የክትፎ አሰራር። በጣም ጣፋጭ ለየት ያለ አሰራር ስለሆነ በጣም ነው የምወደው። እሱን ከ ለመብላት ቀላል ስለሆነ አፍ ላይም ስለማይከብድ ከሌሎቹ አንፃር በጣም አሪፍና በጣም ምቹ የሚባሉ በኢትዮጵያ ደረጃም ተወዳጅ ምርጥ የሚባለው እሱ ነው። ቆጮ ከሚባሉ ማባያው ጋር አንድ ላይ ተደርጎ የሚበላ ሲሆን። ክትፎ በጣም ጣፋጭና ምቹ ለመብላትም አሪፍ የስጋ ተረፈ ምርት ስለሆነም ተወዳጅ ነው በእያንዳንዱ ባህል ውስጥ ማለት ነው። ኢትዮጵያ ውስጥ ከሚታወቁ አንደኛ ከሚባሉ ምግቦች መሃል ጣፋጭነቱም አሪፍነቱም አንደኛ የሚባለው። ክትፎን ክትፎ አብዛኛውን ጊዜ የሚበላው በበዓል ሰሞን ስለሆነ ነው። በየበዐሉም ስም መስቀል ይባላል በመስቀል ሰሞን ክትፎ በጣም ነው የሚበላው በመላ ኢትዮጵያ በመስቀል በዓል አክባሪዎች ዘንድ በጣም ተወዳጅ። ተመራጭ ነው ክትፎ ክትፎ በጣም ነው የምወደው የሚመቸኝም ለኔ ከባህል ምግቦች ውስጥ አንደኛ ብዬ የማስቀምጠው ክትፎን ነው። ክትፎ በጣም በጣም በጣም በጣም ምርጥ ነው። ከኢትዮጵያ አልፎ ሌላ ሀገራት ውስጥ በጣም የሚበላ የሚዘወትር ኢትዮጵያ ካላት ቅርሶች ውስጥ ብዬ የማስበው ክትፎ ነው። ክትፎ በጣም አሪፍ ነው። ለአሰራር ግኝቱ የጉራጌ ማህበረሰብ ነው። ይህንን ለመጀመሪያ ጊዜ ያገኘው እንዴት እንደሚሰራ? ቀጠን ካለ ቆጮ ከሚባል ከእንሰት ፍሬ ጋር አብሮ ይበላል እንደዛ ተደርጎ ይሰጣችኋል ይበላሉ። እንደዛ ተደርጎ ነው የሚጠቀሙት

በትምህርት ጎዳና ውስጥ እያንዳንዱ መምህር የራሱን የሆነ አሻራ ጥሎ ያልፋል ጥሩም ሆነ መጥፎ ጎን ነው ማለት ነው። እኔ በተማርኩበት ጊዜ ጥሩ የምላቸው በጣም አሪፍ አሪፍ አስተማሪዎች እንዳሉ ሁሉ መጥፎ የምላቸው በጣም ብዙ መምህሮች አሉ። ነገር ግን ጥሩ የምለው መምህር ያጋጠመኝ በልጅነቴ ሲሆን በእታችኛው ክፍል እያለው ነበር ያጋጠመኝ ሴት አስተማሪ ስትሆን በጣም ጥሩ ናት ታስረዳናለች ትንከባከበናለች የቸገረን ነገር ያልገባን ነገር ጋር ካለ እንድንረዳ ይበለጥ እንድንማር የመማር ጉጉት እንዲኖረን። ታደርጋለች በልጅነቴ ያጋጠመችኝ ምርጥ ከምላቸው መምህር መሃል አንዷ ናት። የሂሳብ አስተማሪ ናት እንዴት በቀላሉ ሂሳብም መፍታት እንደምንችል እንዴት በቀላሉ ማሰብ። እንደምንችል ታስረድናለች ታሳየናለች። በጣም በእሷ ምክንያት ሂሳብን እንደወደድኩኝ አለች በዛ ምክንያት ጥሩ የምላት የመጀመሪያ ደረጃ የማስቀምጠው እሷን ነው። ከሂሳብ ጋር የተዋወቅኩት በሷ ምክንያት ነው። ሂሳብንም በይበልጥ እንዳውቅ እንድጓጓ ለማወቅ እንድጓጓ ሂሳብ ችግሮችን መፍታት እንዴት እንዳለብኝ። በሂሳብ ብቻ ሳይሆን በህይወት ችግሮች እንዴት መፍታት እንዳለብኝ ብዙ ነገር አሳይታኛለች እሷ በጣም ነው አመስጋኝ ነኝ ለዚህ። እሷ ናት ለኔ ምርጥ መምህር ብዬ በህይወት ዘመኔ በትምህርት የህይወት ዘመኔ የማመሰግነው የምናገረው አንደኛ ብይ ላይ የማስቀምጠው እሷን ነው። አበዙ ጥሩ አስተማሪዎች መባህሮች እንዳሉ ሁሉ በጥፎ አስተማሪዎች አሉ ከ ጥሩ መሃል ሂሳብ አስተማሪ አምስተኛ ክፍል ላይ ያለው እያጋጠመችኝ ከአምስት እስከ አስራ እስከ ዘጠኝ ያስተማረችኝ እሷን አመሰግናለሁ።

አዎ በጣም ነው የምወደው በተለይ የስጋ ሾርባ በጣም ነው የሚመችኝ ሾርባ ተስማሚም ስለሆነ ጠጋኝ ስለሆነ በጣም ነው የምወደው ሾርባ ለኔ ትልቅ ትርጉም አለው። በስጋ የሚሰራው ከአትክልት የሚሰራው ሳይሆን በስጋ የሚሰራው ስጋት የጨመረበት የተለያዩ ቅመሞች ተጨምሮበት የሚሰሩ ሾርባ በጣም ተስማሚ ነው ጠጋኝ ነው በጣም ነው የሚመቸኝ እሱ። በመቀጠል ደግሞ የአተክልት ሾርባ በጣም ነው የሚወደው እሱን ሾርባ። አንዳንዴ በጾም ወቅት ለመጠቀም የምገደደው ያው ፈልጌ ሳይሆን ሾርባ ስለምወድ ያን የሾርባ አምሮቴን የሚወጣው በጾም ወቅት በአትክልት ሾርባ ነው የስጋ ሾርባ ግን ለኔ የምንጊዜውም አሪፍ ሾርባ ነው። ሲያቃጥል ደግሞ በርበሬ ያለበት በጣም ነው የምወደው ለምን በሚያቃጥልበት ሰዓት? ያው ጉንፋን የተለያዩ በሽታ በሚይዙበት በሚይዙኝ ሰዓት ያንን ሾርባ በምጠቀም ጊዜ ይለቀኛል። ያው ስለዚህ የስጋ ሾርባ ለኔ ተመራጩና አሪፉ ሾርባ ነው ብዬ አስባለሁ በሁለተኛ ደረጃ የአተክልት ሾርባ ነው። የተለያየ አተክልቶች ተጨምረውበት እሱም ለጤና አሪፍ ሆኖ ግን ከስጋ ሾርባው አንፃር እሱ ትንሽ አነስ ያለ ጥፍጥና ነው ያለው የስጋ ሾርባ በጣም አሪፍ ነው ተስማሚ ነው። በሽታ ፈዋሽ ነው የተለያየ እንደ ጎንፋን አይነት በሽታ በሚይዝበት ሰዓት እሱን በምንጠቀም ሰዓት የቶሎ እንድን ያደርገናል። ስለዚህ የስጋ ሾርባ በጣም አሪፍ ሾርባ ብዬ ከማስባቸው መሃል አንዱ ነው። አሰራሩን በመጀመሪያ ስጋውን በውሃ እንቀቅለዋለን ስጋው ከተቀቀለ በኋላ ቅመሞችን በሌላ ድስት በቁሌት እንሰራለን። የተለያዩ ቅመሞችን ሽንኩርት በርበሬ የተለያዩ ነገሮችን አድርገን በሌላ ደስ እንሰራለን ስጋውን ደግሞ በሌላ ደስ እንቀቅላለን። የቀቀልነውን ስጋ በሚሆነን መጠን አድርገን ከከተፍን በኋላ የተቀቀለውን ስጋ ወደ ተሰራ ወይም ወደ ወደ ተሰራው ወደ ሌላኛው ድስት ወደ ተቁላላው ቁሌት ውስጥ እንጨምራለን። ከዛ በኋላ ውሃ ጨምረን እስኪምበቃን እዛው ከተቀቀለ በኋላ ወደ ሾርባነት ይቀየራል ወደ የምንፈልገውን ያህል ጨው ጨምረን። የተለያዩ ቅመማ ቅመማ ቅመሞችን ጨምረን ወደ እንመገበዋለን። ያተክልት ሾርባ ሲሆን የተለያየ የሆነ አሰራር አለው የተለያየ አብዛኛውን ሰው የሚጠቀመው የተለያየ የሆነ ያተክልት ሾርባ አሰራር አለ። ነገር ግን በጣም ውስብስብና ለመስራት ምቹ ስላልሆነ የስጋ ሾርባ አንድና አንድ በስጋ ስለሚሰራ ቀላል ነው። የአተክልት ሾርባ ግን በጣም ብዙ አይነት አተክልቶች ይገቡበታል። በጣም ብዙ አይነት ማለት ነው አንድ ብቻ ሳይሆን ለምሳሌ ካሮት የሚገባ ከሆነ ድንች ይገባል ካሮት ይገባል የተለያዩ አይነት አትክልቶች ስለሚገቡበት ውስብስብ ነው። ለሆድም ለመፍጨት አይመችም። ስጋ ሲሆን ግን አንድ አይነት ነገር ስለሆነ ስጋው ብቻ ስለሆነ ለመቀበልም አሪፍ ነው። ሁለተኛ ደግሞ ስጋውም ጣፋጭ ነው ለመብላትም አሪፍ ነው። በደንብ በተቀቀለ ቁጥር ደግሞ የስጋው ለስላሴ አፍ ላይ ምቾት ስለሚሰጥ ስጋውን መመገብ አሪፍ ነው ብዬ አስባለሁ። ከአትክልት ሾርባ አንፃር ሾርባ በጣም ነው የምወደው። አብዛኛውን ጊዜ የምጠቀመው ማታ ማታ ከስራ መልስ ነው ደክሞኝ ስመጣ ሻወር ታጥቤ እሱን የመጠቀም ልምድ አለኝ። የስጋ ሾርባ የመጠገም ልምዳለኝ። እዚህ አሁን ባለውበት ሀገር ማለትም በኢትዮጵያ ውስጥ የሚሸጠው የስጋ ሾርባ ሁለት መቶ ሰባ ብር ነው። ሁለት መቶ ሰባ ብር የስጋ ሾርባ አሪፍ ሾጋ ሾርባ አለ። አብዛኛውን ሰው የሚጠቀመው የለመደውም እዚህ የሴጋ ሾርባ ነው ያ ትክልት ሾርባ ግን። አብዛኛውን ረካሽም ነው ሁለተኛ ደግሞ በሁሉም ቦታ የሚገኘው በጣም ረካሽ ነው ከሚባለው በላይ ያተክልት ሾርባ ርካሽ ነው። እያንዳንዱ ቦታዎች ላይ ይሸጣል ግን የሚሸጥበት ጥራት የለውም። ቦታው መንገድ ዳር ስለሆነ እንደ አትክልት ሾርባ በጣም መንገድ ዳር ስለሚሸጥ ጥራት የለውም። የስጋ ሾርባ ግን በትላልቅ ቤቶች ሆቴሎች ስለሚሰራ አሪፍ ነው ግን በዛም ልክ በጣም ውድ ነው። አትክልት ሾርባ አንፃር ያ ሾርባ የሚሸጠው ሃያ ብር ሲሆን የስጋ ሾርባ ግን ሁለት መቶ ሰባ ብር ነው። ይሄ በጣም የብዙ ገንዘብ ልዩነት አለ በመሃላችን በመሃላቸው ውስጥ ማለት ነው። ከጥቅማችንም አንፃር ልዩነቱ ተገቢ ነው ብዬ አስባለሁ። የስጋ ሾርባ ከሚሰጠን ጥቅም አንፃር አንድ የስጋ ሾርባ የሚሰራበት ቦታ ትልቅ ቤት ስለሆነ ስታንዳርዱን የጠበቀ ነው። የአትክልት ሾርባ ግን የሚሰራው በትናንሽ ቤቶችና ጥራታቸውን ባልጠበቁ መንገድ ዳር በሚሸጡ ቦታዎች ስለሆነ። ያው ለዛ ምክንያት ነው ዋጋው የረከሰው ብዬ አስባለሁ። እንደኔ አመለካከት አዎ እንደዛ ነው። የአትክልት ሾርባ የረከሰው የአትክልት ሾርባ ከተለያዩ ነገሮች ጋር አብሮ ይቀርባል። ከሳምቡሳ ከ የተለያዩ ብስኩቶች ጋር አብሮ ይቀርባል። ስጋ ሾርባ ግን ከማባያው ከእንጀራ ጋር ብቻ ነው የሚቀርበው

አዎ በጣም ነው የምወደው የጨረቃ ብርሃን በጣም የምወደው በጣም ለብዙ ደቂቃዎች አተኩሬ የማየው በእያንዳንዱ ቀን ማለት ይቻላል ጨረቃ በወጣችበት ሰዓት። አተኩሬ የማየው ነገር ቢሆን የጨረቃ ብርሃንን። በቅርጿም በአይነቷም በጣም ነው የምወዳት ማየት የሚመቸኝም ምቾት የሚሰጠኝም በጣም ነው ከዛም አልፎ ደግሞ አጠገቦቿ የሚወጡት ከዋክብቶትን ለማየት በጣም ምቾት ይሰጣሉ። አለም እንዴት እንደሆነች ምድር እንዴት እንደተሰራች ጨረቃ እንዴት እንደተሰራች የበለጠ እንዳውቅ ጉጉት ይሰጠኛል። የበለቀ እንድመራመር የበለጠ እንዳውቃቸው ጉጉት ይሰጠኛል እና የተለየ ነገር ይሰማኛል። በስራዬ አምሽቼ ስለምገባ ማታ ማታ የማየት እድሉ በጣም አለኝ። ያው አርፌ ተረጋግቼ በወንበር ላይ ቁጭ ብዬ ራሴን እያፍታታው የማይበት ጊዜ ነው የጨረቃን የማየት ጊዜ። አብዛኛውን ጊዜ እኔ ባለሁበት አካባቢ በጣም ሁል ጊዜ ትወጣለች ማለት ባይሆንም እኔ ያለሁበት አካባቢ ደመናማ አካባቢ ስለሆነ አብዛኛውን ጊዜ የትሸፍናለች በደመና ማለት ነው። እያንዳንዱን ቀን ስለማትወጣ ጨረቃዋ በምትወጣበት ጊዜ ግን ደመና በሌለበት ሰዓት በጣም ብዙ ጊዜ ነው የማየው እሷን ብቻ ሳይሆን አጠገቧ ያሉ ከዋክብታትን። በጣም ብዙ ጊዜ ነው የማያቸው ለብዙ ሰዓት ለብዙ ደቂቃ። በቀን ውስጥ ቁጭ ብዬ አያለሁ እሷን እያየው ወደፊት የማደርጋቸውን ነገር ያለፉትን ነገሮች እያሰብኩ አሰላስላለሁ። ለማሰላሰል ምርጡ ሰዓት ሌሊት ነው ብዬ አስባለሁ። ሌሊት ጨረቃን እያየሁ ማሰላሰል በጣም ምርጥ ከምላቸው ሰአቶች መሃል ለማሰላሰል ምቹ ሰአቶች መሃል አንዱ ነው። ያው ጨረቃ ምድርን እንደምትዞር ይታወቃል ለዛ ምክንያት ነው ጨረቃ የተባለችው። ምድር ግን የምትዞረው ፀሀይ ነው ጨረቃ ግን የምትዞረው ምድርን ስለሆነ ጨረቃ የተባለችው በዛ ምክንያት ስለሆነ። በጣም ነው የማያት አብዛኛውን ጊዜ ውበቷ። በጣም አሪፍ ነው ግን ከምድር በጣም በብዙ እጥፍ እንደምታንስ ሳይንስ ይናገራል ግን እኔ አይመስለኝም። ለምን ከዚህ ሲታይ በጣም ትልቅ ነው የሚመስለው ከምድር እኩል ነው የሚመስለው። ሳይንቲስቶች ሄደናል ብለዋል ከዚህ በፊት እኔም እድሉ ኖሮኝ ወደ ጨረቃ ሄጄ ከዛ ደግሞ ምድር ምን እንደምትመስል ሆኜ ባይ በጣም ደስ ይለኛል። የወደፊት ህልሜ ነው አሳካዋለሁ ብዬ አስባለሁ። ጨረቃ ምን እንደምትመስል እዛ ሄጄ አይቼ ከጨረቃ ደግሞ ምድር ስትታይ እንደዚህ ወብ ነች ወይስ አይደለችም የሚለውን? ከዛ ሆኜ ብመለከት በጣም ደስ ይለኛል። ጨረቃ በጣም ከማነሷ አንፃር በጣም ነው የምትመቸኝ አብዛኛውን ጊዜ ለምንድነው ግማሽ ሆና የምትወጣው? ለምንድነው ሙሉ ሆና የምትወጣው? ዛሬ ለምንድነው ያልወጣችሁ ብዬ። በጣም ብዙ ጊዜ አስብ ነበር በፊት አሁን ግን ለምን ግማሽ ሆና እንደምትወጣ ለምን ሙሉ ሆና እንደምትወጣ ለምንድነው አንዳንዴም የማትወጣው? ብዬ የሚለውን ነገር እያንዳንዱን ነገር ጠንቅቄ አውቄያለሁ ለምንድነው የማትወጣው በሚባልበት ሰዓት አብዛኛውን ጊዜ በደመና እንደሚሸፍናት። ነው ያወቅኩት ደግሞ በጣም እዚህ የምትታዩ ጨረቃ እና ለምሳሌ እዚህና ትንሽ ራቅ ብለን ወደ ሌላ ወደ ክፍለ ሀገር ብንሄድ የሚታየው ጨረቃ በመጠኑም በሳይዙም በክብ በ በመጠኑም በትልቀቱ እኩል አይደለም። አሁን እኔና ሌላ ሀገር ሆኖ የሚያይ ሰው እኩል አይደለም። የምናየው ምክንያቱም ይሄ የሆነበት ምክንያት እሱ ያለበት አካባቢ እና እኔ ያለበት አካባቢ ስለሚለያይ ነው። ብቻ ስለ ጨረቃ ብዙ ብዙ ነገር ማለት ይቻላል ጨረቃ ማየት በጣም ነው የምወደው መንፈሴን ያረጋግልኛል። በትክክል እንዳይ ያደርገኛል በፊቴ ወደፊት ምን መስራት እንዳለብኝ ምን ማድረግ እንዳለብኝ። አስብበታለሁ አሰላስለበታለሁ ያጠፋሁትን ስህተቶቼን አያለው እናም በዋነኝነት የፈጣሪን ስራ የፈጣሪን ቸርነት። እያየሁ ጨረቃን እያየሁ አመሰግናለሁ ምን ያህል ውብ አድርጎ እንደፈጠረን ምን ያህል ተጠንቅቆ እንደሰራን። ጨረቃን በማየት ብቻ አገናዝባለሁ አመስጋኝ ነኝ። ለዚህም በጣም ነው ጨረቃን የማየው በጣም ማየት ነው የምወደው። ይሄው ሌሊት ሌሊት እያየሁ ነው የምተኛው በወጣች ቁጥር አብዛኛውን ጊዜ እኔ ባለሁበት አካባቢ አትወጣም ግን በወጣሽ ሰዓት በእያንዳንዱ ጊዜ እየወጣሁ አያታለሁ። በጣም ነው ጨረቃን የማየው ፈጣሪ ይሄንን ጸጋ ለኛ ሰርቶ ስለሰጠን አመሰግናለሁ። እንዴት ሆና ግን ከላይ ተንጠልጥላ እንዴት እንደማትወደቅ በትክክል በደንብ ማየት እፈልጋለሁ በደንብ ማወቅ እፈልጋለሁ። ከላይ ስናያት ተንሳፋ ያለች ነው የምትመስለው ግን እንዴት ተንሳፋ? እንደዚህ እንዳልወደቀች ከእኛ በላይ እንዴት እንደሆነች ያለምንም ደጋፊ ምሶሶ። እንዴት እንደቆመች ባቅ በደንብ መርምሬ ስለሷ ብረዳ እሷ ላይ ሄጄ ምርምሮችን ባደርግ በጣም ነው ደስ የሚለኝ። ወደፊት ይሳካል ብዬ ከማስባቸው ነገሮች መሃል እሱ

አሁን እኔ የምጠቀመው ማለትም ይህንን የምቀራበት ስልክ ሳምሰንግ ኤ አስራ አምስት ይባላል የሳምሰንግ ምርቶችን በጣም ነው የምወዳቸው ነገር ግን። ሳምሰንግ እየተለያዩ አዳዲስ ነገሮችን አልያዘም። በጣም የምወደውን መግዛት የምፈልገው መጠቀም የምፈልገው ግን። አይፎን ነው አይፎን ችግር ቢኖርበትም በባትሪ አኳያ ችግር ቢኖርበትም ግን በካሜራ በተለያየ ነገሮች ከሳምሰንግ ይሻላል በዛ ምክንያት አሁን መያዝ የምፈልገው ስልክ አይፎን ነው። አሁን ግን ያለው እየተጠቀምኩበት ያለው ስልክ ሳምሰንግ ኢ አስራ አምስት ነው። እኔ እጄ ላይ አለው። ሳምሰንግ ኤ አስራ አምስት በባትሪው ቆይተው አሪፍ ቢሆንም በካሜራውና በተለያዩ ነገሮች ግን ለመጠቀም አዳጋች ነው። በተለያዩ የደህንነት ጉዳዮች ላይ ሳምሰንግ ደካማ ሲሆን። አይፎን ግን በጣም ምቹ በደህንነት ጉዳይ ልተማመንበት ከሚችለው የስልክ ምርቶች መካከል አንዱ አይፎን ነው። አይፎን መያዝ እፈልጋለሁ የወደፊት እቅዴ አይፎን ነው አይፎን አስራ ሰባት ወይም ከዛ እኔ የመግዛት አቅሙ እስኪኖረኝ የሚወጡት የመጨረሻው የአይፎን ምርቶችን የመግዛት እቅዱ አለኝ። ከሳምሰንግ ከሳምሰንግ አንፃር ሳምሰንግ የተለያየ አዳዲስ ስልኮችን እየሞከረ እንደሆነ አውቃለሁ በተለያየ ታጣፊ ስልኮችንም ጭምር እየሞከረ እንደሆነ አውቃለሁ። ነገር ግን እንደ አይፎን የሚሆን ከሆነ ወደፊት አሻሽሎ ራሱን እንደ አይፎን ካሜራውን የሚያጠራ ከሆነ እንደ አይፎን ራሱን የሚያዘምን ከሆነ በደህንነት ጉዳዮች ላይ ራሱን የሚያጠነክር ከሆነ ሳምሰንግ የመያዝ እቅድ ሊኖረኝ ይችላል። አንድሮይድ በመሆኑ እኔ ከአይፎን ይልቅ አንድሮይድ ስለምወድ ምናልባት ግን የሳምሲንግ የሚያዝ ነገር ሊያደላ ይችላል። ልክ በባትሪ አንፃር እና በአንድሮይድ አንፃር አንድሮይድ ከመሆኑ አንፃር ሳምሰንግ ሳምሰንግን ልይዝ እችላለሁ። ነገር ግን አይፎንን የምወደው አይፎን አንድ በካሜራው አሪፍ ነው። በእስቶሬጅ በመያዝ አቅሙ ፋይሎችን በመያዝ አቅሙ አልቸገርበትም በዚህም ምክንያት። አይፎን በጣም ተመራጭ ነው። በአሁን ሰዓት ለኔ በአሁን ሰዓት ለኔ አሪፍ ብዬ የማስበው አይፎ ነው። ነገር ግን ለወደፊት እኔ የመግዛት አቅሙ ሲኖረኝ የሁለቱን ፉክክር አይቼ የቱ እንደሚሆነኝ አይቼ በዛን ሰዓት የሚወጣውን የመጨረሻውን የአይፎንና የሳምሰንግ ምርትን አይቼ የትኛው ለኔ ተስማሚ አመቺ እንደሆነ አይቼ ለመጠቀም እሞክራለሁ። ያው ሳምሰንግ አሁን የምጠቀመው ሳምሰንግ የአሥራ አምስት ነው። ሳምሰንግ የአሥራ አምስት አምስት ሺህ ሚሊየን በር ባትሪ ሲኖረው ሶስት ካሜራዎች አሉት ሰላሳ ሁለት ሜጋ ፒክሰል ካሜራ። ሲኖረው የባትሪ ቻርጀሩ ደግሞ ሃያ አምስት ዋት ሲሆን። ይቆያል ባትሪ ያው ለፈጣን ቻርጀር ነው ያለው በተሰካ በአንድ ሰዓት ከሰላሳ ደቂቃ ውስጥ ከዜሮ ተነስቶ እስከ መቶ ይሞላል ያለው የባትሪ ሁኔታው እንደዚህ ነው። ነገር ግን አይፎን እኔ ባይኖረኝም አጠገቤ ያሉ ሰዎች ሲናገሩ ሲያማርሩ ሲናደዱ እንደሰማሁት የባትሪ ቆይታው በጣም ትንሽ ነው። ግን የደህንነት ስጋት እንደሌለበት ምንም አይነት የደህንነት ስጋት እንደሌለበት ምንም አይነት የካሜራ ወይም ምስልን መቅረጽ እንደማይቸግር የምስል ጥራት እንዳለው ይናገራሉ። ይሄ ነገር ግን በሳምሰንግ ላይ ብዙም ሲታይ አይስተዋልም ከመጣ በትንሽዬ ጊዜው አሪፍ ጥራት ያለው ካሜራ ይሰጠንና አሪፍ ያለው ምስል ይሰጠንና ከዛ በትንሽ ጊዜው ይበላሻል ወይም ይደክማል። ይህንን ነገር ወደፊት ሳምሰን ወይም ሌላ አንድሮይ ስልኮች ካስተካከሉ ወደ እነሱ የመዞር እቅዱ አለኝ። አብዛኛውን ጊዜ የአንድሮይ ተጠቃሚዎች የሚጠሉት ነገር ቢሆን ያው የካሜራ እኔ ደግሞ የምሰራው ስራ ከካሜራ ጋር ስለሚገናኝ ከመቅረዝ ጋር ምስልን ከማስቀመጥ ጋር ስለሚገናኝ እያንዳንዷ ነገሮች ለኔ ትልቅ መሰረት ስላላቸው ያው ለዛ ምክንያት ነው። አይፎንን የመረጥኩት ግን እስቲ ወደፊት የሚመጣውን ምን ያክል አስተካክለው ራሳቸውን አዘምነው እንደሚመጡ አይተን የመጨረሻውን ምርታቸውን አይተን የምንወስን ይሆናል። አይፎን የባትሪ ስጋቱን አሻሽሎ የባትሪ የመያዝ አቅሙን አሻሽሎ ከመጣ ወደፊት በመቶ በመቶ የመገዛት በኔ የመገዛት እድሉን ከፍ ያደርጋል። ሳምሰንግ ደግሞ የተለያዩ እሱም ነገሮችን አስተካክሎ ባትሪውን አሪፍ አድርጎ አዘምኖ እና ደግሞ ካሜራውን ይበልጥ ካሳደገ እኔ የመግዛት እቅዱ አለኝ ብዬ አስባለሁ። እስቲ ወደፊት የሚመጣውን አለን አሁን ግን የሚጠቀመው ሳምሰንግ ኤ አስራ አምስት እሱን ነው የሚጠቀመው